ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እንዴት ታስተናግዳለህ? ይላል እና ቅሬታዎችን እኔ እንግዲህ የማስተናግደው አንደኛ በመስማት ነው። መጀመሪያ እንዴት ነው ላይ ቅሬታን ለመስማት እዘጋጃለሁ ማለት ነው። ሳልሰማ ማስተናገድ አልችልም ማለት ነው። አንዳንድ ቅሬታዎች አሉና በአንተ ላይ የሚነሱ ሲባል እስኪ ምንድነው የሚነሱት ነገሮች ብለህ ከሰውም ተሳሙሃል? ወይም ከሚያማህ ሰው ከማያማህም ሰው ትሰሙሃለህ አለ። ቅሬታዎችን ከሰማህ በኋላ ምንድነው ጥቅመ እጠበቅበታለሁ ማለት ነው። ቅሬታዎችን ታስተናግድበታለህ እና ቅሬታ በአንድም በሌላም ይመጣብሃል። እና ለቤተሰቦች በቤተሰብ ጉዳይ በሌሎች አካላት በአንዳንድ በክፉ አካላትም ቅሬታ ይመጣብሃል። ምንም ሳበድላቸው ቅሬታን ያመጡብሃልና ቅሬታዎችን ታስተናግዳለህ። አስፈላጊ በሆነ መልኩ የቅሬታዎቹ ሁሉ ምንጭ እንግዲህ። ያው ምናልባት ቀነተኛ ሰዎች አውቀው አንተን ለመጣል ለሁሉም ነገር ቅሬታ ያቀርቡብናል በዚህ ጊዜ እኮ አይገባም በዚህ ሰዓት እኮ አይገኝም ስራው ላይ። እሱ እንደዚህ ነው እንዲህ ነው እያሉ እንግዲህ በሀሜት በአለቃ ላይ ቅሬታ እንዲነሳ ያደርጉብሃል። እና ቅሬታዎችን በደንብ አድርጌ ነው የምጠብቀው። ቅሬታን ማስተናገድ እንግዲህ ምንም ማስተናገድ ነው የሰሚነትም ማስተናገድ ነው ማለት ነው። ከአንዱ ችግር ወደ ሌላው ችግር? እንዴት እንሻገራለን ነው ቅሬታን በማስተናገድ ከቅሬታ የሚመጣብህን ቅሬታ በግባቡ መጠቀም አለብህ እንደ እድል ነው። መቁጠር ያለብህ ቅሬታዎች ሲመጡ እንደ እድል እንደ እድል ቆጥረህ የዚህ እኔ በዚህ ቅሬታ ምክንያት ተጎድቻለሁ። እና እና ሰዎችንም እስኪ አስከፍቼበት ይሆናል ብለህ ራስህንም ታይበታለህ ትመረምርበታለህ ቅሬታዎች እነዚህ ናቸው። እና አሁን በስራህ ላይ ጥሬታ ይከሰትብሃል። አቀረረኝ ደስ አላለኝም ልትባል ትችላለህ። ከዛ አንተ ያንን ቀልድ ደስ ያለ አለው። መርመረ ከሰማህ በኋላ ነው እንግዲህ ወደ ትመረምራለህ በምን ምክንያት እንዲህ ያህል ደስ ላይለው ይችላል። ከዛ ግን እንዴት አድርጌ ቅሬታውን ላስተናግደው ነው? እና ላስተናግድ የምችለው አንደኛ አንዳንድ ሰዎች ደግሞ አንተ ቀጥተህ አሁን አንተ ባለስልጣን ወይ የድርጅት ባለቤት ሆነህ ሰውን የምትወድ ምናምን ከሆንክና ብዙ ቅሬታ የለውም መናገር እየፈለገ አንተን እንትን ማድረግ እየፈለገ ዝሙ ማለት የለብህም አንደኛ ምንድነው የምታደርገው? የመስጫ ሳጥም ማስቀመጥ ነው። የመስጫ ሳጥን ማለት ትሰቅላለህ ማለት ነው። በካርቶና እዛ ገዢተህ ወይም በሳጥን የተቆለፈ እዛ ውስጥ ቅሬታ ያለው ሰው ስሙን ሳይፍ እንዲከት በማድረግ። ምንድነው ከዛ መረጃ ታገኛለህ ማለት ነው። የሀሳብ መስጫ ሳጥኖች ውስጥ እነዚህ የሀሳብ መስጫ ማሰሎች እንግዲህ ቅሬታን የምታስተናግድበት ይሆናል። ከዛ ውጪ ከሀሳብ መስጫ ሳጥኖች ውጪ ሌሎችንም እንግዲህ ትጠቀማለህ ማለት ነው። ሌሎች ያስፈለጊ ነገሮች። ምንድነው? በዘመናዊ ስለሆነ አንድ ግሩፕ ፈጥረህ እስኪ አስተያየት ስጡኝ ልትል ትችላለህ። እኔ ላይ ያለ አስተያየት ምንድነው? ሳትፈሩ በግልጽነት ስማቸውንም እያየ አስተያየት ስጡብኝ እና የምትፈልጉትን ነገር እኔ እመልሳለሁ ብለህ አስተያየትን ትቀበላለህ ማለት ነው። ቅሬታ የምታስተናግደው እንዴ ነው? እና ቀበሌ እና እንትን ላይ ስትሄድ ቅሬታዎችን እንዳልኩህ በመስጫ ሳጥን ብታደርገው ጥሩ ነው። ይሄ ምንድነው? የኛ ችግር ምንድነው? ምን እናስተካክል ብለህ ለቀበሌ ለሚሰሩ ለወረዳ ሰራተኞች ታስገባለህ ማለት ነው። የቅሬታ እንትን ሳጥን ሁል ጊዜ እንግዲህ ቅሬታዎች ይኖራሉ አይኖሩም አይባሉም። በቅሬታዎች ውስጥ እንግዲህ አልባሌ ነገሮችም ሊጻፍ ይችላል። ሊሰድብ ይችላል አንድ ሰው ቅሬታ ያቀረበ እያስመሰለ ይሰድብሃልና አይናገርም ብለው ስለዚህ በድብቅ አድርገህ በደብ በ እንትን በሀሳብ መስጫ ሳጥን ውስጥ ብናደርግ አድርጌ ነው እንግዲህ። ቅሬታን በብዛት